ከፀሀይ እንዴት ትጠበቃለህ የሚለው ያው ፀሀይ እኔ የምከላከላት ጥላን በመያዝ ነው። ማለት ረዘም ያለ መንገድ ለመሄድ ሳስብ ጥላ ነው የሚይዘው። ቅርብ መንገድ ከሆነ ግን ፀሀይ ቢመታኝም ምንም በእኔ ላይ ተጽዕኖ ስለማይኖረው ብዙ አልጨነቅለትም። የሆነ ረዘም ያለ መንገድ ለመሄድ ካሰብኩኝ ጥላ ይዛለሁ ወይም የሆነ ታክስ ተጠቅሜ ነው የሚያለው። ወይም ፀሀይዋን እስከ እስከ እስከ እስከ እስከ ብትጠልቅ ወይም እስከ ብትቀንስ ነው የምጠብቀው በቤቴም አሳልፈዋለሁ። ግን እኔ ፀሀይ በጣም እወዳለሁ። ከብርድ ፀሀይ ነው የምመርጠው። ብዙ አልጨነቅለትም የሆነ ረዘም ያለ መንገድ ለመሄድ ካሰብኩኝ ጥላ ይዛለሁ ወይም የሆነ ታክስ ተጠቅሜ ነው የሚያለው። ወይም ፀሀይዋን እስከ መከላከል ትችለዋለህ? ያው በአውዛኛው ደግሞ ውሃ በመጣጠም ፀሀይ ከተመጣው በኋላ የሆነ ስለሚመቀኝ ወይም ስለሚያቃጥለኝ። በጠ ደየ አብዛኛው ሰው ስታየው ግን በቃ ፀሀይ ስትወጣ ብዙ ነገር ይናገራል በቃ የሆነ ከፈጣር ጋር ብዙ ንትርክ ይገባል። የዛሬ ፀሀይ ደግሞ ትለያለች በጣም ነው የምታቃጥለው እሳት ናት እሳት ጎመራ ናት ምናምን ይላል። አብዛኛው ግን ስፔሻሊ በተለየ በእኛ ሀገር ነው በጣም የአየሩ እውነታ ስናየው በጣም ጥሩ ከሚባል ደረጃ ነው ያለው። በቃ የኛ በጣም ፀሀይ መካከለኛ ነው በጣም ለሰው ልጅ ተስማሚ ስለሆነ። ፀሀዩን ለመከላከል የምናረገው ወጪ በጣም የቀነሰ ነው እና ያን ያህል ወጪ አያወጣም። ለቅንጦት ባይሆን በጣም ለሰው ልጅ ተስማሚ ስለሆነ እኔ ፀሀይ አንዳንዴ ጥላ ይዛለውኝ። ዝም ብዬ ጥላ ይዛለው በቃ ሰው እንዴ ይዘው ሰው ሲዘው ስላየሁ ይዤው እንቀሰቅሳለሁ። አብዛኛው ግን ፀሀይ ቢመታኝ ምንም ችግር የለውም ብዙ የሚያስጨንቃኝ ነገር አይደለም። ምክንያቱም በቃ ፀሀይም በእኛ ሀገር ያለው በጣም ተስማምና በቃ ሰውነትን የማይጎዳ ስለሆነ ስላልሆነ ብዙ የምንከላከልበት ነገር የለም። እና ከፀሀይ ይልቅ እኔ ከቡርድ ይልቅ ፀሀይ ነው እኔ የምመርጠው። ምክንያቱም በቂ ውሃ ካለ ፀሀይ ብመታም ሻወርን ወስደህ ቀዝቀዝ ብለህ ብትወጣ በጣም አሪፍ ነው። የቆርበትን ልስላሴ ለቆሮበትን ጥንካሬ ከበሽታ የመቀላቀል አቅም በሱ በኩል እየጠበበ እየጨመረ ነው። እናም ፀሀይ ለሰው ልጅ እንደ አንድ ሀይል ሰጪ ምግብ ነው። ለምሳሌ የጧት ፀሀይ በጣም ሁሉ ሰው ነው የሚፈልገው ምን ስለሆነ ነው በለው ጉልበት ስለሚሰጠው ነው። ያው የቀኑ ሰዓት የስድስት ሰዓቱ ፀሀይ ስናይ ግን ትንሽ ስለሚያቃጥል እሱን ጥላ ይዘን ወይም በዛፍ ስር ሆነን እናሳልፈው እንችላለን። ወይም በትራንስፖርት በታክስ ተጠቅመን ወይም በባጃጅ ተጠቅመን ወይም በአውቶቡስ የህዝብ መመለሻ ተጠቅመን በባቡር ተጠቅመን በብዙ ነገር ልንመላለስ እንችላለን። ወይም በትራንስፖርት በታክስ ተጠቅመን ወይም ባጃጅ ተጠቅመን ወይም በአውቶቡስ የህዝብ መመለሻ ተጠቅመን በባአቡር ተጠቅመን በብዙ ነገር ልንመላለስ እንችላለን። ብዙ ግድ አይሰጠኝም። ከፀሀይ ይልቅ ለብርድ ነው እኔ እንዴት ከብርድ እከለከላለሁ ብዬ ነው የምጨነቀው። እንጂ ፀሀይ በጣም ተስማምና ለሰው ልጅ በእኛ ከተማ ያለ በዚህ በአዲስ አበባ ከተማ ያለ በጣም ፀሀይን በጣም ይናፈቃል በተለይ የጧቷ ፀሀይ በጣም አሪፍ ናት። የማታዋ ላይ ያለው ደሞ በጣ

ያው የልደትህን እንዴት ታከብራለህ? የሚለው ልደት እኔ የማከብረው በአዛኛው እንደተለመደ በቤት ነው። በአዛኛው እኔ ማካበድ አልወድም። ምክንያቱም ለልደት የምታወጣው ውጪ። አብዛኛው ከምታወጣው ወደ ሌላ ነገር የምታግዝበት የተቸገሩ ወገኖችን ብታግዝበት የተሻለ ነው ሚሆነው እግዚአብሔር ደግሞ እድሜህን ይባርክልሃል። እና የተሻለ ሌላ ሰውን ማግዝ ነው የሚሆነው እንጂ ዝም ብለህ ብርህን በመበተን እዩልኝ እዩልኝ የሚል ነገር ነው በኔ ላይ አይሰራም። ራሱ ምክሬን የሚሆነው ደግሞ ልደትን በተመለከተ ብዙ አውጥተህ ከምታከበር ድሆችን በመርዳት ቢሆን የተመረጠው ነው የሚለው። ምክንያቱም የተወለድክበት ቀን ለመዘከር እስከሆነ ድረስ እዚጋ የፈጠረህን አምላክ። ምስጋና ለመስጠት እስከሆነ ድረስ ያው ፈጣሪ የምፈልገው ደግሞ የተቸገሩ ወገኖችን በማገዝ እና በመርዳት እስከሆነ ድረስ እነሱ የምታግዝበት ሁኔታውን ማመቻቸት ነው እንጂ። ዝም ብለህ ብርን በልደት ምክንያት ብለን ወደ ያልተፈለገ መጠጥ በብዙ ብር አውጥተህ በትነህ የምታሳልፍበት ከሆነ ይሄ ለኔ በጣም ይከብደኛል። እና እንደ እኔ እንደ እኔ ማለት ነው የማከብረው ካለኝ ማለት ነው። ትንሽ ቤት ውስጥ ከቤተሰቦቼ ጋር ያውኔ አክብሬ የተረፈ ነገር ግን ትንሽ ቤተክርስቲያን ጊዜ የተጨቆመ መስጠት ነው የምትል የተሻለ ነው ማለት ነው። ግን በአገራችን ያው ልደት ሲቀበር አብዛኛው በጣም ግራ የሚያጋባ ነው። ሆቴል አዘግቶም ወይም የሆነ ጭፈራ ቤት ሄዶ ወይም የሆነ በርግር ቤት ሄዶ ወይም ፒዛ ቤት ሄዶ በአብዛኛው በአሁኑ ሰዓት የምናየው ማለት ነው በቃ በጣም ሚገርምህ የተጋነነ ነው በቃ የተጋነነ ነው። በመሰረቱ ልደት ማለት በቃ እንደኔ ቁጥር ነው። ያው የተወለድኩበት የተወለድኩበት ቁጥር እስከሆነ ድረስ ያ ቁጥር ከማክበርህ በፊት የባለፈው ያለፈው አመት ምን ሰራሁበት ምን አገዝኩበት ለተቸገሩ ምን አደረኩበት ብለህ። ያልሰራኸው ነገር በዛ ልደትን ቀን መስራት ነው ተገቢ የሚሆነው እንጂ። በመጠጣት በመብላት የሆነ የሆነ በጣም ውድ የሆነ ነገር በመግዛት። ልብስ ሊሆን ይችላል የሆነ ያንገት ሀብል ሊሆን ይችላል እንደዚህ ነገር ስላጠለቅክ ልትኮራ አይገባህምና። በጣም ከመጠን በላይ የሆነ ወጭ አውጥተህ ከምታከብር ለተቸጎሩና ለተጎዱ ወገኖችን በመጠየቅ በዛ ብናሳልፈው የሚል እምነት ነው ያለኝ እና እኔ በመተጋገዝ የማምን ሰው ነኝ። አብዛኛው ማሳልፈው የተቸገሩ ወገኖችን በማገዝ በገንዘብ ብቻ ሳይሆን በሀሳብም በጣም ትልቅ ነገር እስከሆነ ድረስ። በመጥፎ መንገድ ያለው ሰው በምክር መክረህ ወደ ትክክለኛ ቦታ ለማምጣት ለራሱ በልደትህ ቀን በጣም ወሳኝ። በቃ ለሰው ልጅ ዋናው ነገር ያስተሳሰብ ለውጥ እገዛ ካደረክለት ሌላኛው ነገር ለሱ ቀላል ቀላል ነው። እና ልደትን የማክበር ሁኔታ በጣም በአሁኑ ሰዓት እየከበደ ነው። በሆቴል ሳይቀር አዘግተህ ማሳለፍ። መጠጥ ከመጠን በላይ መጠጣት ሽሻ ቤት ሄደህ ማሳለፍ ጫት ቤት ሄደህ ማሳለፍ። በቃ ሰው እንዳያልህ ሰው እንዲያውቅልህ ከዛ በማህበራዊ ሚዲያ በመ በመ በመ እንትን በማድረግ በመበተን በቃ ሰው እንዲያይልህ ልደትህን ማክበር ያለብህ እኔ ሰው እንዲያይልኝ ልደቴን ማክበር አልወድም። እና እነዚህና ሌሎቹም አብዛኛው እንደ ህብረተሰቡ መውሰድ ያለብን ወጪያችን አውጥተን ሰው በማገዝ መሆን አለበት በልደታችን ቀን ሰው በማገዝ እና በመረዳት እና በመተባበር። ለሀገርም የሚጠቅም ነው

ያው ወደ ሱቅ ከመሄዴ በፊቴ እኔ ዝርዝር እጽፋለሁ ሁሌ ማለት ነው። ምክንያቱም ያው ዝርዝር የሚጽፍበት ምክንያት በጣም ብዙ አለኝ። ለምሳሌ እዛ ሄደህ ልትረሳው ትችላለህ። ወይም የምታወጣው የምታወጣው ወጪ ለማወቅ ነው። ወጪውን ምን ያህል ነው? ምን ያህል ብር ያስፈልገኛል? እዛ ሄጀ ከምደናገር ቤቴ ቁጭ ብየ ዝርዝሩን አወጠዋለሁ። ለምሳሌ የሱቁን ነገር ለመግዛት ከሄድኩ ማለት ነው። ለሱቁን ምን ምን ያስፈልገዋል ለድኳኑ? ለምሳሌ ስኳር ሊሆን ይችላል፣ ቡና ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ሞኮሮኒ ሊሆን ይችላል፣ እንዶሚል ሊሆን ይችላል፣ በጣም ብዙ ግብአቶች አሉ። በጣም ብዙ ማለት ነው። እንደ ሽንኩርት፣ ሊሆን ይችላል በጣም ብዙ ብዙ ማለት ነው። ለምሳሌ ስኳር ከወሰድን ስኳር ስንት ነው የሚያስፈልገኝ? ማህበረሰቡ የሚፈልገው ስንት ጠለብ አለው? ስንት ይፈልጋል? በቀን ስንት ይወስደዋል? ብዬ እዛ ዝርዝር ለስኳር፣ ለቡና፣ ለስኳር ለድንች፣ ለሽንኩርት፣ ለቲማቲም፣ ለፓርስታ፣ ለሞኮረኔ እዛ ዝርዝር አውጥቼ ያው የሚበቃኝ ብር ይዤ ወደ ሱቅ እኔ እሄዳለሁ ማለት ነው። ከዛ ገዝቼ ወደ ቤቴን ይዠ እመጣለሁ። የታክስም አለ። ሁሉም ነገር የትራንስፖርት ሳይቀር ነው ማውጣት ያለብኝ። እዛ እንደዛ ነው የማወጣው። ልብስ ለመግዛት ከሆነ ደግሞ ለምሳሌ በአሁኑ ሰዓት በጣም ውድ እስከሆነ ድረስ ለአንድ ጫማ እስከ ስድስት ሺህ አምስት መቶ ነው ያለው። ሱሪ አራት ሺህ ነው ያለው። ጃኬትም ያው አራት ሺህ እስከ አራት ሺህ አምስት መቶ፣ ለቲሸርትም እስከ ሁለት ሺህ አምስት መቶ ምናምን ስላለ ገና እያለ ጥናት ያስፈልገዋል። በቃ እኔ ከመሄዴ በፊት ሰው የለበሰውን ነገር አጥንቸ ስንት ነው የገዛኸው? በመጠየቅ ዝርዝሩን ነው ማወጣው። ዝርዝሩን አውጥቸ ነው የምሄደው። የታክስ ሳይቀር ማለት ነው። ምክንያቱም በአሁኑ ሰዓት ገበያውን በጣም እየተቀያየረ ነው። የሆነ በዶላር ምክንያት በጣም እየተቀያየረ እስከሆነ ድረስ ቤትህን መጀመሪያ የምታወጣው ወጪ ወጪ በደንብ አድርገህ መዘርዘር ነው። እና ያው እንደተማረ ሰው ደግሞ በመጀመሪያ ዝርዝርን ሳትጽፍ መሄድ የለብህም። ምክንያቱም ምን ለመግዛት ነው የምትሄደው መጀመሪያ። መጀመሪያ የምትገዛበት ነገር ማወቅ አለብህ። ማወቅ ካለብህ ደግሞ መጻፍ አለብህ። ስለዚህ ሁሉ ሰው የተማረው ለመጻፍ ነው አይደል? ሁሉም ነገር በቀን የሚከናወነው የቀኑ የውለውን ነገር እኮ አለ። እና የምንገዛው ነገር፣ ወደ ስቁ የምናደርገው ነገር መጻፍ አለብን፣ ወጋውን ማወቅ አለብን። ስንት እንደሆነ ሁለቴ ከምንደክም አንዴ ብንደክም ነው የተሻለ የሚለው። እና ጊዜያችን ደግሞ በጣም ቆጣሁ ነው ለጊዜ ደግሞ በጣም ነው የምቀጥረው የምቆጥበው በዛ ልክ ደግሞ የምወጣው ብር ወጪህን ደግሞ ማወቅ አለብን። ወጪና ገቢ ማወቅ ስላለብን ወጫችን በደንብ እናውቃለን። ያው ጥራት ያለው ንብረት ነው የምንገዛው። የሚበቃን ነው የምንገዛው። አቅማችን እናውቃለን። አቅምህን ለማወቅ ደግሞ ይጠቅማል። ዝርዝርህን ጽፈህ ከሄድህ አቅምህን ታውቃለህ። ኪስህን ያለ ብር ስንት እንደሆነ ታውቃለህ። ስለዚህ ድካምን ትቀንሳለህ፣ ጊዜህን ትቆጥባለህ፣ እቅድህን ታውቃለህ። ወጪህን ማለት ነው። እና እነዚህ ነገሮችን በጣም አሪፍ እስከሆነ ድረስ እኔ ደግሞ ምመክረው አብዛኛው ማለት ነው ወደ ሱቅ ከመሄዳችን በፊት ትንሽም ብትሆን ዝርዝርህን መጻፍ አለብህ። አንደኛ ወጪህን ታውቃለህ። ሁለተኛ ነገር ደግሞ የምትገዛው እቃ ደግሞ እንዳትረሳው ያስታውሳል። እና ያው የተጻፈ ነገር በዝርዝር የተቀመጠ ነገር ለራስህና ለወገንህ ጠቃሚ እስከሆነ ድረስ ያው እንደተማረ ሰው መጻፍ አለብን። መጻፍ መልመድ አለብን። በቃ እኛ ሀገር ዋናው ችግሩ የተማረው ሰው መጻፍ አይወድም። በጣም የሆነ ጊዜውን

ቅመማ ቅመም የበዛበት ምግብ ትወዳለህ ሚለው ቆንጆ ጥያቄ ነው ያው በሀገራችን ላይ ቅመማ ቅመም በጣም ብዙ ነው በገበያ ላይ ይሸጣ ይሸጣል። በጣም በባህላችን ደግሞ በጣም የምወደድ ነው። ያው ባህላውን እንደ እንደ ባህል የሚወሰድ ነው። ያለቅማቅማ ያለቅመማ ቅመም ወጥ አይጣፍጥም። እና ያው እኔ እወዳለሁ። በአብዛኛው እንደ ግዴታ ሳይሆን እንደ ማንኛውም ዜጋ ቅመማ ቅመማ ያለበት ቢመገብ በጣም ደስ ይለኛል እወዳለሁ። ምክንያቱም ጣፋጭ ነው። ግን ውጪ በብር መጠን ቀለብ ግን በጣም አያዋጣም። ምክንያቱም ሁሌ የቅመማ ቅመም ከተጠቀምክ በዛ ላይ ወጭህ ይበዛል። ያ የምትበላው የምትመገበው አሪፍ እንኳን ቢሆን ግን በገቢህም ላይት ተጽኖ ያመጣል። በጣም ማለት ቅመማ ቅመም ሲባል በጣም ብዙ ነው በቃ ነጭ ሽንኩርት አለ። ቀይ ከሽንኩርት አለ በርበሪ አለ። ብዙ ብዙ ነገሮች የማይታወቁ አሉ በጣም ብዙ ማለት ነው። እና በሀገራችን የሚታወቀው ባይዘዌይ ቅመማ ቅመም ነው። በተለይ በዛ በወላ ክፍለ ሀገር። በጣም ደስካ ስንሄድ በጣም በ የተለየ ቅመማ ቅመም አለ። በጣም ብዙ ህብር ያለው ማለት ነው። በባልደራችን ልክ ደግሞ ነው የሚያስቀምጡት በአረንጓዴ ቢጫ ቀኝ እና በጣም ደስ የሚል ነው። በወጥ ላይ ደግሞ በጣም ይጣፍጣል። በጣም በአለም ካሉ ቅመማ ቅመሞች በኢትዮጵያ ላይ በጣም የተለየ ነው። አብዛኛው ህዝባችን ደግሞ ያለ ቅመማ ቅመም ባይዘዌይ ምግብ አይመገብም ደስ አይለውም። ስፔሻሊ የድሮ ሰዎች በተለየ የድሮ ሰዎች በጣም በጣም ነው የምወዱት። እና ቅማማ ቅመማ ቅመም አንድ ደግሞ እንደ እንደገቢ ምንጭ ነው የሚሆነው። በብዛት ወደ ውጭ ሀገር ይሄዳል ከዛ ደግሞ ገቢ ያገኛል ዶላር ያመጣል ማለት ነው። እንደ ስራ ፈጠራ ደግሞ አብዛኞቻችን እናቶቻችን በገበያ ላይ እሱ ሽጦ የሚተዳደሩ አሉ። እና እንደ ስራ ፈጠራ ነው የሚታየው በጣም በብዛት። በአዝረት ላይ ደግሞ ይዘራል። በክረምት ላይ ነው አብዛኛው የሚዘራው። እና በቃ ለገበሬ በጣም ትልቅ እድገት አለው። እና አብዛኛው ደግሞ ሰርግ ላይ ከሆነ ቅመማ ቅመም የሌለበት ወጥ አይሰራም ምክንያቱም እንደ ስድብ ነው የሚቆጠረው። እና አብዛኛው በቤት ውስጥ ካየህው ዝም ብለን ያለ ቅመማ ቅመም ልንበላ እንችላለን። ሁሌ ግዴታ አይደለም። ያለ ቅመማ ቅመም መብላት ምንም የሚያመጣው ተጽኖ የለም። የምግቡ ጣዕም ሊቀንስ ይችላል አይጣፍጥም። ግን ያው የገቢ ነገር ያው ብሩ በጣም ይጎዳል። ገቢህን ይቀንሳል ብዙ ችግርም ላይመጣልህ ይችላል። እና ያው እኔ ቅመማ ቅመም ካገኘሁ ቢመገን በጣም ደስ ይለኛል። በዛ ልክ ደግሞ ያው አሪፍ የትክል ሰውነት ሊኖር ይችላል ከብዙ በሽታ ሊከላከልልህ ይችላል። እና ጤነኛ ነው የምትሆነው። የምግብ መብላት ሽዋትህን ይከፍትልሃል። እና ጥሩ ነው አሪፍ ነው። እና ቅመማ ቅመም በምን ነው በምን ምግብ ነው የሚገባው በምን ወጥ ነው የሚገባው ከተባለ? አብዛኛው ቢዘዋተረው በሽሮ ነው። በሀገራችን ያው በኛው ሽሮ የተለመደ ነው። በጣም በብዛት ማህበረሰባችን የሚመገበው ወጥ ነው። በሽሮ ላይ በጣም ብዙ ቅመም ነው የሚገባው። ሽሮ ደግሞ በዛ ልክ በጣም ነው የሚጣፍጠው። በጣም ተወዳጅ ይሆናል ማለት ነው። በጣም ከመጠን በላይ ምክንያቱም ቅመሙ ከአምስት በላይ ሊሆን ይችላል ከስድስት በላይ ሊሆን ይችላል። እንደየ አቅምህ ነው። የምትቀምመው እና ስለዚህ እንደ ሰው ልጅ ቅመም ያለበት ምግብ ከበላ ያው ሀኪሞች ደግሞ እንደ ድጋፍ ይሰጡታል እንደ ሀኪሞች ያው ልክ እንደተመጣጠነ ምግብ ተመጣጣኝ ማለት የተመጣጠነ ምግብ ነው የሚታሰበው